ማህበራዊ ሚዲያን ትጠቀማለክ? አዎ ማህበራዊ ሚዲያን በጣም ነው እምጠቀመው ምክንያቱም። ማህበራዊ ሚዲያ በጣም ጥሩ ነው በጣም ብዙ ትምህርቶች አሉት የተለያየ ትምህርቶች አሉት ለምሳሌ ዩቲዩብ አለ ቲክቶክ አለ ኢንስታግራም አለ ፌስቡክ አለ ኢሞ አለ እና በጣም ብዙ አይነት። ማህበራዊ ሚዲያዎች አሉ ስለዚህ እነሱን በተጠቀምኩ ቁጥር በጣም እውቀቴ እየሰፋ ይሄዳል የተለያዩ ነገሮችን እያወኩ እሄዳለሁ። እማላቀቻውን እያወኩ እሄዳለሁ ስለዚህ። የተለያዩ ማህበራዊ ሚዲያዎችን በደንብ ነው የምትጠቀመው? ምክንያቱም ማህበራዊ ሚዲያ ተተጠቀምኩኝ በጣም በደስተኝነት ነው በቃ ሁሉም ነገር ቀላል ይሁንልኛል። በጣም በቃው ሁሉም ነገር በሰፊው መረዳት እችላለሁ። የተለያዩ ነገሮችን ስፈልግ ከዛ እያየሁ መስራት እችላለሁ። ማረግ እችላለሁ እና ብዙ ነገሮችን ስለምጠቀም በጣም ማህበራዊ ሚዲያ እጠቀማለሁ ለብዙ ነገሮች። ለብዙ ነገርም እርካታም ይሆናል እና በጣም ብዙም ጊዜ ማህበራዊ ሚዲያን እጠቀማለው።